በገበያ ዋጋ መደራደር ትችላለህ? እሞክራለሁኝ ግን ያን ያህል ተከራክሬ እማሳምን አይነት ብቻ። በመሰለኝ ዋጋ ግን እገዛለሁኝ አቅሜ በሚፈቅደው ማለት ነው። ከአቅሚ ውጭ ከሆነ ያው ያለኝ አማራጭ መተው ነው። ግን ያን ያህል ገበያ ላይ ድርቅ ብዬ መደራደር የምችል አይነት ሰዉአይደለሁም

የቤት እንስሳ አለህ? በሚገርም ሁኔታ የቤት እንስሳ ላይ የለንም። እኔ የቤት አንስሳ ብዙም አልወድም። በፊት ላይ ድመቶች እንደነበሩን አስታውሳለሁ። ሙሉ ለሙሉ በሚባል ሁኔታ ምንም አይነት የቤት እንስሳ ቤታችን ውስጥ የለም ማለት ነው